ቀትር ያውም በእኛ ምሳ ሳት ነው የሚባለው ቀትር ላይ ቤት ያፈራውን ነው ጾም እንኳን የጾም ምግብ። ጾም ካልሆነ ደግሞ የፈስግ የሆነ ምግብ የተቀላቀለበት ቢሆን የጾም የፍስግ የተቀላቀለበት ብበላ ደስ ይለኛል። የተገኘውን ሽሮ፤ ምስር፤ ጎመን

አዎ በተለይ ጥርት ባለሰባ የሚሆንበት ወቅት ላይ የበጋ ወቅት ላይ ያው ኮከቦች በጣም ፈክተው ይታያሉ ያኔ ወክ ስታደርግ ለውስጥ መንፈስ ላይ የሚሰጥ ኮከቦችን ማየት እወዳለሁ። በጣም አወዳለሁ በጣም።

ስጦታ መስጠት በጣም ደስ ይለኛል። በተለይ ለምወዳቸው ግን እንደ ልክ እንደ እናቴ እንደ ጓደኛዬ እንደ ልጄ ለነሱ በቃ ሳያስቡት እንዲሁም ሳያስቡት ስጦታ መስጠት ደስ ይለኛል። በሚወዱት ቀ፣ በሚወዱት አጋጣሚ ላይ ድንገት የማያስቡትን ሰርፕራይዝ ማድረግ ደስ ይለኛል

የምወደው ቀለም ያው በመጀመሪያ ደረጃ የሀገሬን ባንዲራ አረንጓዴ ቢጫ ቀዮችን እወዳቸዋለሁ። በልብስ ደረጃ ከሆነ ሞር ለኔም ለሰውም ሲሆን የሚያምረው። ሞር ላይት ቀለል ሰማያዊ። ነገር እወዳለው ሰማያዊ ከለር በጣም እወዳለሁ ደስ ይለኛል። ቀለል ይለኛል።

ብዙን ጊዜ ለመልእክት መላላክ ከምጠቀማቸው ውስጥ በመጀመሪያ ደረጃ በዋትሳፕ ነው። ቀጥሎ በኢሞ ነው። ከምንም በላይ ግን በመልእክት የምላላከው በዋትሳፕ ነው። የትኛው ነው መልእክት ምላላከው በዋትሳፕ ነው? ምን ምላላከው

ብዙ ተናጋሪ አይደለሁም በቃ ሰብሰብ ካሉ ሰዎች ጋ ግን ግዴታ እስከሆነብኝ ድረስ የመናገሩ ችሎታ አላጣም። ግን እምብዛም እንዲህ ተናጋሪ ነኝ ብዬ አፌን ሞልቼ ምናገር ሰው አይደለሁም። ብዙ መናገር አልችልም።

አዎ ክረምት ክረምት ምናልባት ውሃ ቶሎ የማይመጣ ከሆነ በቧንቧ የዝናብ ውሃ እንሰበስባለን ይሄ ልማድ ከድሮም የነበረ ነው። ለልብስ ለአንዳንድ ነገር ለቤት ጽዳት ስለሚጠቅመን የዝናብ ውሃ የእግዜርውሃ እንሰበስባለን። አዎ የዝናብ ውሃ እንሰበስባለን።

አዎ ቅመማቅመም የበዛበት ምግብ እወዳለሁ ከሱ ውስጥም አንዱ ዶሮ ወጥ ነው። ስለ ዶሮ ስለምወድ ያው ቅመማ ቅመም የበዛበት ምግብ እወዳለሁ።

ቤተሰቦቼ እናቴ እኔ እና ልጄ እና ሌላ ስፍት ያለ ቤተሰብ የለንም። በቃ ከእነሱ ጋር በፍቅር እኖራለሁ። ፈጣሪ እድሜና ጤና ይስጣቸው። በቃ ይሄን አያለሁ። ብዙ ሰፊ ቤተሰብ የለኝም።

በትምህርት ቤት በጣም የምወደው ትምህርት። ከበፊት ጀምሮ ማትስ ነው ያው ከባዮሎጂ ሳይንስ ከሚባለው ከምንም በላይ ማትስን በጣም እወዳለሁ። ማትስ ትምህርት በጣም የምወደው ትምህርት ነው ሂሳብ።

አዎ በእጅ የሚሰራ ስራዎች አደርጋለሁ። እንደ ጥገና ነገሮች እንጨት የሆነ ነገር በር ወይ ቁም ሳጥን ወይ ሳጥን ሲሰበር። እሱም በመምታት ያው በእጅ የሚሰሩ ስራዎች እሰራለሁ። አዎ ብዙ በእጅ የሚሰሩ ስራዎች አሉ። አዎ በእጅ የሚሰራ ስራ አደርጋለሁ።

አው የምችለው አይነት ነገር ከሆነ ምን ግዜም አው የተበላሸ ነገር የተሰበረ የተገነጠለ ነገር ካለ ማስተካከል እችላለሁ። በቤቴ ውስጥ ያለ ነገር እንዲሁም እንደ መኪናም የምንጠቀምበት ነገር ከሆነ ቀላል የምችለው አቅም ነገሮችን አስተካክላለሁ። አዎ የተበላሸ ነገር አስተካክላለሁ።

በየትኛውም በስራ እንቅስቃሴ ላይ የትኛውም የህይወት ጉዞዬ ላይ ውሳኔ መሰጠት ያለበት ነገር ካለ ውሳኔ መስጠት እችላለሁ። አስፈላጊ ከሆነ ፈጣን ውሳኔ መስጠት የምችል ሰው ነኝ። ውሳኔ መስጠት እችላለሁ።

መዋኘት አልችልም። ያው አዲስ አበባ ውስጥ እንደመኖሬ ዝቅተኛ ቤተሰብ ላይ እንደመኖሬ። አካባቢዎችንም እንደዚህ ወንዝን ምናምን ስለሌለ በዛ የልጅነት ልምድም ስለሌለኝ። አዎ መዋኘት አልችልም። አልችልም አዎ

አዎ በሚገባ እድገቴ ወደ ሾላ ገበያ ስለሆነ ሾላ ገበያ ደግሞ በግ ተራ የሚባል ነገር አለ። አዲስ አበባ ውስጥም በየቦታው በየተለያዩ አካባቢ እንደ ቄራ ምናምን አካባቢ ላይ የከብቶቹ ሁኔታ ስላለ በአካባቢው ልጅ እያለ ብዙ የከብቶች እንቅስቃሴ ስላለ አዎ ፍየል አይቼ አውቃለሁ በጣም በደንብ አድርጌ አይቼ አቃለሁ።